አዎ የስራ ግምገማ ይደረጋል። የድርጅቱ ህግ ነው አለቃችን በየሶስት ወሩ የስራ ግምገማ ያደርጋል። ጥሩ እየሰራን ከሆነ ጥሩ ነገር በዚሁ ቀጥሉ ይላል። ያጎደንነው ካለ ያበላሸነው ነገር ካለ መስራት እያለብን ያልሰራነው ነገር ካለ ደግሞ ስለዚህ በየጊዜው ስራ ግምገማ አደረጋለሁ። እና ስራ ግምገማውን ሰምቼ ማስተካከል ያለብኝ ነገር ካለ አስተካክላለሁ። ጥሩ እየሰራሽብነው በዚሁ ቀጥዪ ከተባልኩኝም በዛ እቀጥላለሁ። ማስተካከል ካለብኝ ማስተካከለው ነገር ካለ አስተካክላለሁ

አዎ የገበያ ዋጋ መደራደር እችላለሁ በደንብ የተደራደርኩኝን ነው የምገዛው። አዎችን ከዛ ነጋዴው እንዳለኝ ከገዛኝማ አዎ እኔ ልካ አይሆንም። ነጋዴውም ዋጋውን ጨምሮ ነው እንደምንከራከር ውስጥ ስለሚያውቅ ዋጋ ጨምሮ ነው የሚናገረው እኔም ተከራክሎ ያስቀንሳል። በደንብ ገበያው አዋጋ መከራከር በደንብ መደራዘት በደንብ ችግር አትወይ? ከበፊት ጀምሮ ከልጅነት ጀምሮ ከእናቴ ከገበያ ገበያ ሴት እሷ ስታደርግ እያየሁኝ ስለሚያደኩት። እኔም እችላለሁ አሁን መጥፎ በአንድ ብቻ ነው ገበያው አዋቂ መደራደር አይከደኝም።

አዎ በዳቦ መጋገሪያ ማሸን አዎ ማብሰል ችለለሁ አይከብድም። ደቂቃውን መጥኜ ሰአቱን መጥኜ መጣነው ሊዱን ማድረግ ነው። ምንም አይከብድም እችላለሁ። ብዙ ጊዜ አብሰያለው ከበፊት ጀምሮ አበስል ነበር። እናቴ ስታበስል አያት ነበረ። እኔም አበስል ነበር። ስለዚህ አሁንም በደንብ እችላው በጣም ቆንጆ ዳቦ መውጣት እችላለሁ። ዳቦ አብስዬ ቆንጆ ዳቦ እችላለሁኝ በደንብ እችላለሁ። ዳቦ ማብሰል። አይከደኝም

እኔ በትምህርት ቤት የምወደው ትምህርት አማርኛ ነበረ ንደበት መልእክት ቤት የማወደው ተመርቶ አማርኛ ነበረ። አፍ መፍቻ ቋንቋዬም ስለሆነ እኔ ደስ ይለኛል ይቀለኛል እኔም ከብዶኝ አያቅም። እደፍን ነበር ብዙ ጊዜ መቶ ከመቶ አገኝ ነበር እና በጣም አወደው ነበር። አማርኛ ትምህርትን ሁሉን ነገር ደስ ይለኛል። አስተማሪዎችም ሲያስረዱ ይገባኛል መጽሐፍም ሳነብ ይገባኛል የቋንቋ ችግር ምንም የለም። ያው እንደ አልኩት ያፍ መፍቻ ቋንቋየ። ቤት ውስጥ ምግባባበት ጓደኞቼ ጋ ማወራበት ስለሆነ ነው መሰለኝ። አማርኛ ትምህርት ይቀለኝ ነበር ስለዚህ አማርኛን በጣም እወደው ነበር።

አይ አሁን ያለሁበት አካባቢ በጣም ቅዝቃዜ ስለሆነ እንደ ትንኞቹ አይመችም እና ምንም ትንኝ አካባቢዬ የለም፤ ምንም በጣም ብርድ ስለሆነ ለነሱ ለመረባትም ለመኖርም ስለማይመቻቸው ትንኞች እኔ አሁን ያለውበት አካባቢ የለም። በፊት የነበርኩበት አካባቢ ትንኞች በደንብ ነበሩ ቢምቢም፤ ወባም ትንንሾቹ ትንኞቹም ነበሩ በደንብ፤ አሁን ግን አሁን ያለውበት አካባቢ ግን ምንም ትንኝ የለም። ከአየር ንብረቱ አንፃር ነው፥ ከአየር ሁኔታው አንፃር በጣም ብርድ ስለሆነ አይመቻቸውም።

መብራት ሲቆረጥ ያው ለመብራት ሀይል እመክታለሁ እኔ ምንም መስራት የምችለው ነገር ስላልሆነ። ለመብራት ሀይሎች አመለክታለሁ እስከሚሰሩት ድረስ እጠብቃለሁ በትግስት እስከዛ በሻማ በባትሪ ብርሃን አገኛለሁ። ያው መብራት ሃይሎዎች መጥተው እስከሚሰሩ አመልክቼ እነሱን መልስ እጠብቃለው ሌላም ምንም አላደርግም።